እኔ እንግዲህ ልብስ የማጥበው በሳምንት ሁለት ቀን ነው። ምክንያቱም ንጹህ ለበሼ መውጣት ስለምፈልግ ማለት ነው። ከዛም በተጨማሪ ያው በክረምትና በበጋ ይለያያል። በክረምት ያው ጭቃ ስለሆነ ብዙም በተደጋጋሚ ልታጠብ ይችላል። በጋ ግን ያው በሳምንት አንድ ቀን ከታጠበ ይበቃል ማለት ነው። በዛ የተነሳ በባህሪየ ያው እኔ ንጹህ ለብሼ መውጣት ስለምፈልግ ማለት ነው ንጹህ መልበስ ያው በሰዎች ዘንድም ተቀባይነት እንድኖረን ያደርጋል እና በዛ ምክንያት በሳምንት ሁለት ቀን አጥባለሁ ማለት ነው።

እኔ ሹርባ መስፋት አልችልም ምክንያቱም ሹርባ ብዙ ጊዜ ለሴቶች ነውና ሴቶች ናቸው ይህንን ሙያ የተካኑበት ማለት ይቻላል። ምክንያቱም እኛ ወንዶች ፀጉራችንን ባጫጭሩ ስለምንቆረጥ ሹርባ አንሰራም። በዛ ምክንያት እኔ ሹርባ መስራት እና መስፋት አልችልበትም ማለት ነው። ምክንያቱም ሴቶች ይህንን ሙያ ይሰሩታል ብዬ አስባለሁ። ለምን ተደጋጋሚ እነሱ ናቸው ይሄን ሹርባ የሚጠቀሙትና